እኔ የደቡብ ሰው በመሆኔ ቆጮ፣ አምቾ፣ ጨጨብሳ የተባለውን የአካባቢያችን ባህላዊ ምግብ እወዳለሁ። በተለይ ከአሬራ እና አጓት ጋር በሚቀርብበት ጊዜ በሚጥሚጣ ተደርጎ ሲሰጥ የተለየ ጣዕም የተለየ ትውስታን የሚፈጥር በመሆኑ ይህንን ባህላዊ ምግብ ሁልጊዜ እጠቀመዋለሁ በተለይም ደግሞ አያቶቼ ወደ ገጠሩ ክፍል ያሉ በመሆናቸው በአመት ለ ክብረ በዓል ወይንም ለእስላማዊ በዓል በምሄድበት ወቅት :ሳገኛቸው እነዚህን ምግቦች እበላለሁ። እነዚህን ምግቦች መጠጦችን እጠጣለሁ

አወ ገንፎ እበላለሁ ሁለት አይነት የገንፎ አይነቶችን ብዙ ጊዜ እመገባለሁ። የመጀመሪያው ከቡላ የሚዘጋጅ ሲሆን በቅቤና በሚጥሚጣ በሰፊ ጣባይ ሸክላ ሳህን ተደርጎ በሚሰጥበት ጊዜ የተለየ ቃናና ጥፍጥና ያለው በመሆኑ እኔ ዘንድ ተወዳጅ ነው። ሁለተኛው በፍርኖ ዱቄት ተደርጎ መሃሉ ተጎድጉዶ በርበሬና ቅቤ ተደርጎበት የሚሰራው ሲሆን የተለየ ጥፍጥና የተለየ ጣዕም የተለየ ቃናና የአመጋገብ ዘይቤ የሚፈጥር በመሆኑ ሁልጊዜ በጉጉትና በናፍቆት ከምመገባቸው ምግቦች መካከል ይገኝበታል።